ሩዝ እወዳለሁ እና ደግሞ የሩዝ አይነቶች በጣም ብዙ አይነት አሉ። አሁን ለምሳሌ ኢትዮጵያ ውስጥ የሚበላው ለምሳሌ ሩዝን ከቂንጬ ጋር አንድ ላይ በመቀላቀል ሩዝን ልንበላው እንችላለን። ሁለተኛው ደግሞ ሩዝን የምናገኝበት መንገድ ሩዝን ከካሮት ጋር እና ከካሮት ጋር አድርገን እና ፎሰሊያም ደግሞ ጨምረንበት ከእነዚህ ጋር አድርገን ስናበስለው ያለው ሩዝ አለ። ሌላ ደግሞ የሩዝ አሰራር በቲማቲም ብቻ ሩዝን በቲማቲም ብቻ የምንሰራው አይነት ሩዝ አይነት አለ። ከፈለግን ደግሞ ሩዝን ከድፍን ምስር ጋር አንድ ላይ እንሰራውና ከዛም በኋላ ከጎኑ ደግሞ መኮሮኒ ከስልስ ጋር አንድ ላይ አድርገን ስናስቀምጥ። ከዛም በኋላ ይሄንን ሩዝ ከዚህኛው ስልስና መኮሮኒ ጋር ማለቴ ይሄ ሩዝ በድፍን ምስሩን ከመኮሮኒና ስልሱ ጋር አንድ ላይ አድርገን ስንበላው። በጣም ደስ የሚል እንትን ነው ያለው ቴስት ነው ያለው። እና ሩዝን በብዙ አይነት መንገድ ስለምናገኘው የሩዙ አይነት ይወሰናል። አንዳንዴም ደግሞ ሩዝን ነጩን ብቻ ከሽንኩርት ጋር አድርገን መንቀቅልበት ጊዜ አለ። ከዛ አብዛኛውን ጊዜ ግን እንደዚህ አይነት ሩዞች የምንበላው ከቀይ ወጥ ጋር ለምሳሌ አሁን ዶሮ ወጥ ካለ እንደ ማባያ ይሄኛው ነጩ ሩዝ ሊጠቅመን ይችላል ማለት ነው። ስለዚህ ሩዙ እንደ ሁኔታው ይለያያል። እና እንደ ሁኔታው የተለያየ ጣዕም ስላለው እኔ ሩዝ በጣም ደስ ይለኛል። አንዳንዴም ደግሞ ይሄ የአረብ ምግቦች ሲሰሩ ለምሳሌ ዶሮ ሙሉ ለሙሉ ዶሮ ይሰራና ከዛም በኋላ ደግሞ ጎኑ ጎኑ ሩዙን እናገኘዋለን ይሄንን ሩዝ ደግሞ የሚሰራው የተለያዩ አይነት ቅመማ ቅመሞችን በመጠቀም ነው ማለት ነው። ስለዚህ ይሄኛው ሩዝ ያለው ቃና ያለው ጥፍጥና ከሌሎች ሩዞች ጋር ስናነጻጽረው አይገናኝምና አንደኛ የምወደው ሩዝ። ከመንዲ ጋር አንድ ላይ የሚመጣው ሩስ የእሱ ጣዕሙ በጣም ደስ ይለኛል። እና ሩዝ እንደ አጠቃላይ ሩዝን እወዳለሁ። ግን ከሚሰሩት የሩዝ አይነቶች ውስጥ አንደኛ ብባል የመንዲ ሩዝን እመርጣለሁ ማለት ነው። በሁለተኛነት የምመርጠው ደግሞ የሩዝ አይነት ደግሞ የትኛው ነው? በድፍን ምስር የሚሰራው ድፍን ምስር በሩዝ ተሰርቶ ከዛ ከጎኑ ደግሞ መኮሮኒ በስልስ ተደርጎ አንድ ላይ የተደረገ የሚበላው ሩዝ ለኔ በጣም ደስ የሚለኝ የሩዝ አይነት ነው ማለት ነው። ሌላው ሶስተኛው የሩዝ አይነት ደግሞ በቲማቲም የሚሰራው እሱን በጣም እወደዋለሁ። ቲማቲም ብቻ ማለት ነው ከሩዝ ጋር ተቀቅሎ የሚሰራው ሩዝ እሱም ይጣፍጠኛል በጣም ደስ ይለኛል። ሌላው ከዶሮ ጋር የምንበላው ሩዝ ነጩን ሩዝ ዶሮ በጣም ስለሚያቃጥል ከነጩ ሩዝ ጋር ይመጣጠናሉ። ስለዚህ ጣዕማችሁ ስለሚመጣጠን ያኔ ዶሮን ከነጭ ሩዝ ጋር ሲቀርብልኝ በጣም ነው የምወደው ሩዙን። ሌላ ደግሞ ያው የጠቀስኳቸው ሌሎቹ አሉ እነሱ ደግሞ ያው በመጨረሻ ደረጃነት ነው የሚሆኑት ማለት መጨረሻ ደረጃ ያረኳቸው ለምንድነው? አብዛኛውን ጊዜ ተለመደ ስለሆነ ነው አብዛኛውን ጊዜ እንደ ሰውነት ሰው እንደመሆናችን መጠን የሚደጋገም ነገር ያሰለቸናል። ስለዚህ እነዚህን ነገሮች በቀላሉ ማገኛቸው ናቸው ለምሳሌ አሁን ሩዝ በካሩት እና ደግሞ በፎሰሊያ ሁሌ እኛ ቤት አርብ አርብ ጊዜ ቤተሰብም ስለሚሰበሰብ ይሰራል። የኔ በሚሰራበት ሰዓት ለምጄዋለሁ አይጣፍጠኝም ሳይሆን በጣም ስለለመድኩት ከነመንዲ አይነት ሩዞች ጋር ላወደድረው አልችልም። ወይም ደግሞ ከእነሱ አይበልጥብኝም። ሌላው ደግሞ የቂንጬ ሩዝም ደግሞ በጣም ብዙ ጊዜ የበላነው ነው። ለዛ ከመደጋገም አንፃር ሲታይ ነው እንጂ የሁሉንም አይነት የሩዝ አይነት እኔ ይመቸኛል። ሌላው ደግሞ ሩዝን አሁን ቻይኖች ሲበሉት አይቻለሁ። ኮሪያዎችም ሲበሉት አይቻለሁ ለምሳሌ ኮሪያው የሆነ አይነት ምግብ አለ። ስሙን አላስታወስኩትም። ግን ከላይ በሆነ ነገር ይጠቀለልና ውስጡ በሙሉ ሩዝ እና ደግሞ ሌላም አትክልቶች ተቀላቅሎበት ያለነው እና እሱን ሲበሉት በጣም ነው የሚያስጎመጁት። እና ደስ ይላል ብቻ ሲበላ ማለት ነው። እና እነዚህን ነገሮች የሩዝ አይነቶች እኔ ይመቹኛል ሁሉም አይነት የሩዝ አይነት ይመቸኛል። በተለይ ደግሞ ቻይና እና ኮሪያ አካባቢ በምንሄድበት ሰዓት እንደ ዋና ምግባቸውም ጭምር ነው የሚወስዱት አሁን ኢትዮጵያ ውስጥ ብናይ እንደ ዋና ምግብ የሚታየው እንጀራ ነው። ነገር ግን እንጀራ ባወጥ ነው ነገር ግን እነሱ ጋር ሩዝ ነው